ኮት ማለት እንግዲህ ከላይ የሚለበስ የልብስ አይነት ነው ኮት ይባላል የሱፍ አላባሽ ሊሆን ይችላል ሱፍ ሊሆን ይችላልና ከላይ ሚለበስ ነገር ኮት ይባላል። በብዛት እንግዲህ ወንዶችም ይለብሳሉ ሴቶችም ይለብሳሉ። እንግዲህ ኮት ብዙ ጊዜ የምንጠቀመው ፕሮፌሽናል የሆነ ስራ አካባቢ ስንገኝ ሰርግ ሲኖር ስብሰባ ሲኖር ለሰዎች ጋር እንግዲህ ኦፊሻል ወይንም ደግሞ ሲሪየስ የሆነ ስብሰባ ሲኖረን እንግዲህ ኮት አድርገን እንገኛለን ማለት ነው። እንግዲህ ነገሮች ያመለክታሉ ኮት ማለት እንግዲህ ከላይ የሚለበስ ወንድ ልጅ ወይም ደግሞ ሴቷ የምትለብሰው የልብስ አይነት እንግዲህ ኮት ይባላል። አመሰግናለሁ

ምን አሁን ለምሳሌ ምን እንላለን አንድ ነገር ካልተሰማን ወይ ደግሞ ያ ሰው ያለውን ነገር ካልተረዳነው ምን? ምን አልከኝ? እንላለን ማለት ነው። ስለዚህ ምን ማለት እንግዲህ መጠየቅ ነው ያንን ሰው ምን እንዳለን ምን እንደነገረን ምን እንደተናገረን ለማወቅ እንግዲህ የምንጠይቅበት መንገድ ነው፤ እንግዲህ ምን ብለን እንጠይቃለን ማለት ነው? ስለዚህ አንድ ሰው የሆነ ነገር ሲለን ምን ብለን እንጠይቃለን ከዛ በኋላ ወደ ሰውየው ሀሳብ እንሄዳለን ማለት ነው። ስለዚህ ምንም ነገር ቢሆን ማለት ነው ምን ብለን ስንጠይቅ ያ ሰው መልስ ይሰጠናል ማለት ነው እንግዲህ እንደ አይነት መንገዶችም አሉ ማለት ነው ስለዚህ በየመሃሉ አሁን ለምሳሌ እያወራን የሆነ ንግግር እያደረኩኝ ቢሆን ቢሆን እኔ ያወራሁ ያለሁትን ነገር አንድ ሰው ካልሰማኝ ምን እስኪ ድገሚልኝ ምን እንዳልሽኝ አልሰማሁሽም ካለኝ እንግዲህ ሀሳቤን ድጋሚ ጠቅለል አድርጌ እያቀረብኩለት እያስረዳሁት እሄዳለሁ ማለት ነው። አመሰግናለሁ።

እንቁላል እንቁላልን እንግዲህ ስናስብ። ዶሮ ነች እንግዲህ እንቁላል የምትጥለው አዋፋት እንግዲህ እንቁላል ይጥላሉ የዶሮ አይነቶች የወፍ አይነቶች እንግዲህ እንቁላል የሚጠሉ አሉ። እኛ ደግሞ የምንበላው እንግዲህ የእንቁላል አይነት የዶሮን እንቁላል አይነት ነው የምንበለው እና አንዴ ዶሮዎች አምጥታ ነበር። እናቴ እና የዛኔ ከ አንድ አመት ይሁን ከስድስት ወር በኋላ እንግዲህ ዶሮዎቹ አድገው እንቁላል መስጠት ጀመሩ ማለት እንቁላል ይሰጡን ጀመረ። ከዛ እንግዲህ እንቁላላችንን እያጠራቀምን መብላት መብላት ሆነ ማለት ነው። እንግዲህ ከዛ በኋላ ደግሞ ዶሮዎቹም እየሞቱብን ምናምን ሄዱና አሁን አንድ ዶሮ ነው ያለችው። እሷ እንቁላል እየጣለች አይደለም ያለችው የሆነ ቀን በጣም የምታሳዝን ብታይ እንቁላል ወለደችና ግን እንቁላሏ የማይሰራ እንቁላል ነው። በቃ የተሰበረ ማለት ነው። ከዛ ጊዜ በኋላ እንግዲህ ወልድ አታውቅም። ግን አለች ዶሮ እስከአሁን ድረስ እንቁላል እንግዲህ ደስ ይለኛል ደስ ብሎኝ የምመገበው ምግብ ነው። ከቲማቲም ጋር ነው ብዙ ጊዜ እንቁላል የምሰራው እኔ ካለ ቲማቲም ብዙም ደስ አይለኝም። ስለዚህ ቲማቲም ግድ ያስፈልገኛል ማለት ነው። ከዛ እንቁላሌን ጥብስብስ አድርጌ እበላለሁ ማለት ነው። እንግዲህ ይሄንን ይመስላል አመሰግናለሁ።

ልጅ ማለት እንግዲህ የሰው ሊሆን ይችላል ወይ የእንስሳ ሊሆን ይችላል እንግዲህ የእነሱ ልጅ እንደማለት ነው። እንስሳም አሁን ለምሳሌ ልጆች አሏቸው ልጅ ይወልዳሉ ያሳድጋሉ ከዛ ልጃቸውን ይንከባከባሉ ራሳቸውን እስኪችሉ ድረስ። በጣም የሚገራርም የእንስሳት እኔ አንዳንዴ የእግዚአብሔር ተፈጥሮ የኔ ተስፋ መቁረጥ አንዳንዴ በጣም ይገርመኛል በቃ እንደማስበው እየኖርኩ ስላልሆነ ነው እንጂ የእግዚአብሔርን እኮ ድንቅ ተፈጥሮ ስታይ በጣም ነው የምታደንቂው። ልጅ ደግሞ እንግዲህ እንግዲህ አንድ ሰው ይጋባ እና ከዛ ከተጋባ በኋላ ልጅ ይወልዳል። እንግዲህ የዛኔ ልጅ ይባላል ማለት ነው። እንግዲህ ሀላፊነቱን ከእግዚአብሔር ነው የተቀበለው እንግዲህ ከእግዚአብሔር የተቀበለው ሀላፊነት ደግሞ በመንከባከብ በማሳደግ ልጆቹን ለወግ ለማአረግ ያበቃል ማለት ነው። በእግዚአብሔር ስነምግባር። በእግዚአብሔር ቤተ መቅደስ አሳድጎ ልጁን ለወግ ለማአረግ ያበቃል ማለት ነው። እንግዲህ ልጅ ማለት በትንሹ ልጅ ማለት እንግዲህ ይሄንን ማለት ነው አመሰግናለሁ።

ኦክቶበር እንግዲህ ኦክቶበር እምንለው ኦክቶበር እምንለው ጥቅምት ነው። ስለዚህ ጥቅምት ኦክቶበር እንለዋለን እንግዲህ ኦክቶበር ላይ የተለያዩ ነገሮች አሉ እኛ እምንለው በኢትዮጵያ እንግዲህ ኦክቶበርን ጥቅምት ብለን ነው እምንጠራው። ስለዚህ ጥቅምት ላይ ደግሞ ብዙ እምናደርጋቸው ነገሮች አሉ ብዙ እምንሰራቸው ስራዎች አሉ እና ለዛ ለዛ ነገሮች አሁን ለምሳሌ ውጭ ሀገር ኦክቶበር ሲሆን በጋ ነው እሚሆንላቸው ፀሀይ ይወጣል እንደ ሰመር ነው ለእነሱ ደስ ብሏቸው ነው እሚኖሩት ማለት ነው አየሩን ይስተካከልላቸዋል። የኛም ደግሞ ኦክቶበር ማለት ወይንም ደግሞ ጥቅምት ማለት አዲስ አመት እንግዲህ እሚገባው ኢትዮጵያ ላይ እንደ ኢትዮጵያ አቆጣጠር እንደ ኢትዮጵያ ካላንደር መሰረት አዲስ አመት ሴብቴምበር ላይ ወይም ደግሞ መስከረም ላይ ነው እሚገባው። ከዛ በኋላ መስከረም ላይ ከገባ በኋላ ሁለተኛ ወር ኦክቶበር ወይንም ደግሞ ጥቅምት ይባላል ማለት ነው። ስለዚህ ጥቅምት እሚባለው እንግዲህ በብዙ ምክንያቶች እንግዲህ የተለያዩ ነገሮች አሏቸው ማለት ነው። ለምሳሌ ጥቅምት ላይ ብዙ ነገሮች እናረጋለን ለምሳሌ የጥቅምት ላይ የሚታጨድ አዝመራ አለ የደረሰ አዝመራ ካለ እናጭዳለን እሚ ገበሬዎች ማለት ነው አዲስ አበባ አይደለም በእርግጥ እማወራው ገበሬዎች እንግዲህ ብዙ ነገር ያደርጋሉ ሙቀቱን ከፍተኛ ስለሆነ ለበጋ የሚሆኑ ዘሮችን እሚዘሩበት ወቅት ነው ጥቅምት ማለት ነው። ስለዚህ ኦክቶበር ወይንም ደሞ ጥቅምት እንግዲህ እነዚህን ይህንን ይመስላል ማለት ነው። ሌላው ደሞ ኦክቶበር እና ጥቅምት ኢትዮጵያ ውስጥ ሌሎችን እምናከብራቸው በዓላትም አሉ አሁን ለምሳሌ ጥቅምት ላይ እንትን አቡነ አረጋዊ በጣም ይከበራሉ። ገብረ ክርስቶስ ይከበራሉ። ስለዚህ አሁን አረጋዊና ገብረ ክርስቶስ ራሱ መቼ ነው እሚከበሩት ማለት ነው? ጥቅምት ላይ ነው የአመታዊ በዓላቸው ነው ተመሳሳይ ቀን ነው እሚውለው እና እንግዲህ ይሄንን ይመስላል። ሌላው ደሞ በቃ ትምህርት በደንብ እሚጀመርበት ጊዜ ነው። ተማሪዎች መስከረም ላይ ነው እሚገቡት ግን በደንብ ትምህርት እሚጀመረው ጥቅምት ሲገባ ነው። ስለዚህ ጥቅምት ላይ ወይንም ኦክቶበር ላይ ተማሪዎች በደንብ ብዙ ስራዎችን እሚሰሩት በዛ ሰዓት ነው። እንግዲህ ይሄን ያክል ስለ ኦክቶበር ካልኩኝ ይበቃኛል አመሰግናለሁ እንግዲህ ሌሎች ጥያቄዎች ካሉ ደሞ እየመለስኩልህ እየተጫወትን አበር እንቀጥላለን ማለት ነው። አመሰግናለሁ

ሪፖርት ሪፖርት ማለት እንግዲህ ለምሳሌ አንድ ድርጅት ሊኖር ይችላል ለአንድ ድርጅት እዛ ድርጅት ውስጥ የምንሰራ ከሆነ። አሁን ለምሳሌ በየወሩ ሊሆን ይችላል በአንድ ወር ውስጥ እኔ የተሰጠኝ የስራ ድርሻ ሊኖር ይችላል። ስለዚህ ለአለቃዬ ይሄንን ይሄንን ይሄንን ነገር ሰርቻለሁ ይሄ ይሄ ነገር አሳክቻለሁ ይሄ ይሄ ነገር ገና እየሰራሁበት ነው ለማስተካከል እና ብዬ በቃ የሚጻፉ ነገሮች አሉት በሪፖርት ሌቭል በስራችን መሰረት ማለት ነው ከዛ ለአለቃዬ አቀርባለው ማለት ነው። ሌላም ሰዎች እንደዛ አሁን ለምሳሌ ማኔጀሮች ምኖችም ደግሞ የድርጅት አሁን ለምሳሌ አንድ የማቀው ልጅ ነበረ ኢትዮጵያ ውስጥ በጣም ትልቁ ሆቴል እንደምታውቁት አንደኛው አንደኛ እየመራን በሆስፒታሊቲ ደረጃ በጣም የማይግደረደሩ ሆቴሎች ናቸው። ሃይሊ ሪዞርቶች ይባላሉ እና በታዋቂው አትሌት ሃይሌ ገብረስላሴ ነው እንግዲህ ባለቤቱ ዛራ ድርጅት ላይ እንግዲህ አንድ ሪፖርት የሚጽፍ ልጅ በቃ ወይ በየጊዜው ጓደኛዬ ነበርና ምን ይለኛል? በየወሩ ሪፖርት እየጻፍኩ ነው ብሎ በቃ ኤክሴሎች ያዘጋጃል። አለቃ ነው እዛ የአዋሳው ሆቴል ማለት ነው። እና ሪፖርቶች ያዘጋጃል እነዛን ሪፖርቶች ደግሞ እሱ ለ እሱም አለቃ ነው ግን ለሌሎች አለቆች ደግሞ እነዛን ሪፖርቶች። እንግዲህ ለሃይሌም መጨረሻ ላይ ለዋናው የሃይሌ ሪዞርት ሊደርሺፕ እንትኖች አሉ አባላት አሉ ማኔጅመንት አባላት አሉ ለእነሱ ይደርሳል ከዛ ኋላ እነሱ አይተውት ደግሞ ለሃይሌ የሚደርስም ይሆናል ማለት ነው። እና ሪፖርት ጥሩነቱ ድርጅትን ያሳድጋል ያለውን የስራ ፕሮግረስ እንዲታወቅ ያደርጋል ማለት ነው። ስለዚህ ሪፖርት መጻፍ መልካም ነው ሪፖርት እየጻፍን ያለንን ነገር እያሳደግን እያሳደግን መሄድ እንችላለን ማለት ነው። እንግዲህ ስለ ሪፖርት ይሄንን ያክል ካልኩኝ እንግዲህ እችን ማውቀው ይበቃናል እንግዲህ ኔክስት ደግሞ ሌሎች ጥያቄዎች ካሉ አሁንም የምናወራ ይሆናል። አመሰግናለሁ

ጀልባ ጀልባ እንግዲህ ብዙ ጊዜ ባህራት አካባቢ ሀይቆች ላይ ወንዞች ላይ ትልልቅ ወንዞች ላይ የሚነዳ ነው። እንግዲህ ጀልባ ዘመናዊ ጀልባም አለ ባህላዊም ጀልባም አለ። እንግዲህ ጀልባ አንዳንዶቹ በእንጨት የሚመስሉ ነገሮች አሉት እና የጀልባ መቅሰፊያ አለ። በሱ እየተቀሰፈ እንግዲህ በሚያምረው በሀይቁ ወይንም ደግሞ በውሃው ላይ የሚነዳ ነው ማለት ነው። አንዳንዶች ደግሞ ሞተር ያላቸው በደንብ ዘመናዊ ጀልባዎችም አሉ። አቤት ፊልሞች ላይ ያሉት ጀልባዎች እንዴት እንደሚያማምሩ በስመአብ። እንግዲህ ኢትዮጵያ ውስጥም ጀልባዎች አሉ እንደ ባህር ዳር ሀይቅ ሲኬድ እና ኦሞ እነ አዋሳ ሀይቅ ምናምን የመሳሰሉት አካባቢ እንግዲህ ህልሞች አሉ። ደብረዘይት ላይም ያሉ ሀይቆች ላይም ጀልባዎች አሉ። እና እንግዲህ እነዚህን ይመስላሉ ጀልባዎች ሌላው ደግሞ እንግዲህ ጀልባ የሚባለው ምንድነው? የተለያዩ ነገሮች የሚደረጉበት ማለት ነው። ለምሳሌ አሁን ውጭ ሀገር በጣም ነው የሚያማምሩት ፊልም ላይ በጣም የማያቸው ጀልባዎች አሉ ወይኔ እዚህ ሀገር በኖሩ ብዬ የማስባቸው ማለት ነው። እና ብቻ በአጠቃላይ የብቸኝነት ህይወት የባህር ዳርቻን ህይወት በጣም የሚያሳምሩ ደስ የሚል የሚያደርጉ ጀልባዎች ናቸው። ከአንድ ቦታ ወደ አንድ ቦታ ለመጓጓዝ ለመሄድ የሚጠቅሙ ናቸው። እኔ ደግሞ እንግዲህ በእነሱ ጀልባዎች የመሄድ አጋጣሚው የለኝም ሄጄ አላውቅም። ግን ወደፊት በደንብ ጊዜውና ነገሩ ሲገናኝልኝ ለመሄድ ይመስለኛል። ግን መጀመሪያ መሄድ የምፈልገው በጀልባ የት ነው ብለሽ ብትጠይቀኝ? ጣና ሀይቅ ጣና ሀይቅን በቃ በጀልባ ማየት እፈልጋለሁ። እዛ ደግሞ ሄጄ ጣና የሀይቅ ደግሞ ሄጄ ጣና ሀይቅ ያሉ ገዳማትን እና በጣም እዛ ያሉ ደግሞ መነኩሴዎችን በጀልባ ሄጄ እነሱን ማየት። ከእነሱ ጋር እንግዲህ በረከት መቀበል እሱንም ገዳም መጎብኘት ማየት ጸሎት ማድረግ እፈልጋለሁ። ጣና ሀይቅ እንግዲህ እመቤታችን ቅድስት ድንግል ማርያም ከልጅ ዋጋ ከግብጽ ተሰዳ በመጣች ጊዜ ያረፈችበት ቦታ እዛ ነው ይባላልና የሷንም በረከት አግኝቼ እንግዲህ መልስም ሁላ ችግሮች የማቃልልበት ጊዜ ይመጣል ብዬ አስባለሁ። እንግዲህ ይሄንን ይመስላል ለዛሬ ያለን ለአሁን ለአሁን ያለን ነገር ይሄ ነው። እጅግ አድርጌ አመሰግናለሁ እንግዲህ ቀጣይ ደግሞ ሌሎች ስራዎች ካሉ አብረን የምናይ ነው የሚሆነው አመሰግናለሁ።

ደረሰኝ እንግዲህ ደረሰኝ ማለት አንድ እቃ ገዝተን ሊሆን ይችላል የሆነ አገልግሎት አግኝተን ሊሆን ይችላል ካፌ ውስጥ ተጠቅመን የምንጠቀመው ነገር ልክ ገንዘብ ስንከፍል የሚሰጠን ደረሰኝ ማረጋገጫ ማለት ነው። እቃም ስንገዛ ደግሞ እንደዚሁ ደረሰኝ ይሰጠናል ማረጋገጫ የመክፈላችን ማረጋገጫ ማለት ነው። ሌላም ቦታ አሁን ለምሳሌ ሱፐር ማርኬት ገዝተን ብዙ እቃዎችን ገዝተን እንመጣና እዛ የሱፐር ማርኬቱን የሚሸጠው ሶፋ ሄደን ሂሳባችንን አሳስበን እንሸጣለን እንከፍላለን ገንዘብ ደረሰኝ ማረጋገጫ ከዛ እሱን ሁላ አሳይተን የምንወጣበት አጋጣሚዎች ብዙ ናቸው። ስለዚህ ደረሰኝ ማለት እንግዲህ እነዚህን ነገሮች ሁላ ያጠቃልላል ማለት ነው። ሌላ ደግሞ ያው ብዙ ጊዜ መንግስትም ነጋዴዎችን ለመቆጣት ደረሰኝ ግዴታ መጠቀም እንዳለባቸው ያዛል። እንዲሁም ደረሰኝ ሳይቀበሉ አይክፈሉ የሚል ማስታወቂያ በየንግድ ቤቱ እያየን ያለነው እና። ደረሰኝ እንግዲህ ያው ለመንግስትም ለዛ ለገዛውም ሰው ጠቃሚ ነገር እንደሆነ ያየንበት ነው። እንግዲህ በየቦታው በንግድ ተቋማት በሱቆች ሱቅ ደንብ እንኳን ብዙም የለም ግን። በቃ ትልልቅ የሚባሉ ሱፐር ማርኬቶች ጋር ካፊዎች ሆቴሎች እንደዚህ አይነት ቦታዎች ላይ እንግዲህ ደረሰኝ አሉ የደረሰኝ ማሽኖችም በየቦታው የተቀመጡ ነው ያሉትና እንግዲህ ስለደረሰኝ ይሄን ያህል ካልኩኝ ይበቃል። አመሰግናለሁ።

ወይነ ጠጅ ወይነ ጠጅ ማለት እንግዲህ ወይን ማለት ነው። ወይን ብዙ ጊዜ በአለም አቀፍ ደረጃ የሚጠጣ መጠጥ ነው። ብዙ ጊዜ ያው የደስታ ጊዜ ምናምን የሚጠጣ መጠጥ ነው ያው ወይን እንግዲህ ቀይ ወይን እና ነጭ ወይን ወይን ጠጅ እንግዲህ ቀይ ወይን ጠጅ እና ነጭ ወይን ጠጅ እኔ በግሌ አውቃለሁ። እንግዲህ ይሄንን ይመስላል ስለ ወይን ጠጅ እንግዲህ ወይን ጠጅ ብዙ ጊዜ የፍቅር መጠጥ ነው ተብሎ ነው የሚጠቀሰው። ጣሊያን ሀገር ይመስለኛል በጣም የሚጠጣው ከዛ ደግሞ እኛ ሀገርም የወይን ጠጅ ፋብሪካ አለ። እንግዲህ ከዛ ፋብሪካ እንግዲህ የወይን ጠጅ ይጠጣል ይሸጣል ማለት ነው። ስለዚህ ነጭና ቀይ የወይን ጠጅ እንዳለ አውቃለሁ ለማለት ነው። ይቺን ታክል ስለ ወይን ጠጅ ካልኩኝ ይበቃኛል። በግል ግን ያው ያለውን የአልኮል መጠን ምናምን ምናምን በደንብ አላውቅም። በጣም በተወሰነ መልኩ ቀይ የተወሰነ ጠጥቼ አውቃለሁ በጣም የተወሰነ ማለት ነው ይሄንን ይመስላል። አመሰግናለሁ

ብዙ ቮይሶችን ሪከርድ እያደረኩ ማለት ነው መጨረሻ ላይ አመሰግናለሁ አመሰግናለሁ እያልኩ ነው የዘጋሁት። አመሰግናለሁ እንግዲህ ምስጋና ነው አንድን ሰው ለሰጠህ ጊዜ አክብሮት ደግነት ጠያቂነት መልካምነት ምላሽ የሚሆነው እንግዲህ አመሰግናለሁ ብለህ ነው። አመሰግናለሁ ትልቁ የምስጋና ቃል ነው። እንግዲህ ሁል ጊዜ እግዚአብሔርን እናመሰግናለን ምስጋና ይገባል ለፈጣሪ ይባላል እና ሌላው ደግሞ ምስጋና አመሰግንሃለሁ የሚባለው አንድ ሰው ጊዜውን ስለሰጠ ስለሰጠህ አቀባበል ስላደረገልህ ስለጋበዘህ ሊሆን ይችላል። በክብር ስላወራህ ሊሆን ይችላል ማንነትህን ስለጠበቀልህ ሊሆን ይችላል። በብዙ መልኩ እንግዲህ የሰው ልጅ ለተደረገለት ነገር ምስጋና ያቀርባል ለዛ ደግሞ አመሰግናለሁ ብሎ ይመልሳል ማለት ነው። እኔ ደግሞ በቃ የሰው ልጅ ምንም አደረገልህ ምንም አደረገልህ ምንም ከንግግርህ መጨረሻ ሁል ጊዜ አመሰግናለሁ መጠቀም መልካም ነው ብዬ የማስብ ሰው ነኝ። አመሰግናለሁ አሁንም አሁንም አሁንም አሁንም አመሰግናለሁ